ገንፎ ትበያለሽ ወይ ትበላለህ ወይ ነው የሚለው? ያው እኔ ሴት ስለሆንኩኝ ገንፎ ትበያለሽ ወይ? ለሚለው ጥያቄ አይ የማልወደው ምግብ። ቁጥር አንድ አልወድም በጣም ነው የምጠለው። አልወድም ጭራሽ ባየት ራሱ ነው የሚያስጠላኝ አልበላም። አልወድም። ምክንያቴን እንኳን ብዙ ባይገርማችሁ ኢትዮጵያ ውስጥ። በጣም የክብር ምግብ የሚባል ምግብ ነው። ለምሳሌ ሲወልዱ ሴቶች የሚበሉት እሱን ነው። አራስ የወለደ ሰው ሲጠየቅ አራስ መጠየቅ ይባላል። እና አራስ ሲጠይቁ የሚቀርበው ገንፎ ነው። ምክንያቱም ባላቅም ግን እኔ ከልጅነቴ ጀምሮ ነው የማልመገበው ገንፎ። በፊት እበላ ነበረ መሰለኝ ግን የሆነ ሰዓት ላይ በቃ ላለመብላት ስል። የሆነ ቤት እንትን ብሎኝ ላለመብላት ስል በቃ አልወድም ማለት ጀመርኩ ማለት ነው። ለምን? ምክንያቱም ኤግዛክትሊ ባላስታውሰውም ግን የሆነ ምክንያት አለኝ ብዬ አስባለሁ። በቃ ከዛ ጊዜ በኋላ ገንፎ ጠላው ጠላው ማለት ነው። በልቼ አላውቅም ግን ብዙ ሰዎች እንድበላ እናቴን ጭምር እንድበላ መብላት እንዳለብኝ ስትወልጂ ምንድነው የምትበያው? ታዲያ ምናምን ይሉኛል ግን እኔ አልበላም ማለት ነው። አመሰግናለሁ

በመስመር ላይ ሙዚቃ ታዳምጫለሽ ወይ ነው የሚለው? አዎ ግን ሙዚቃ ሳይሆን መዝሙር ነው የማዳምጠው አሁን ላይ። በፊት በፊት አዎ ሙዚቃ አዳምጥ ነበረ በደንብ ማለት ነው። አንድ ሙዚቀኛ አይቀረኝም ነበረ። አሁን ላይ ግን በተቻለኝ መጠን መዝሙር ነው የማዳምጠው መዝሙር ደግሞ ያረጋጋል። መንፈስን ያድሳል ከፈጣሪ ጋር ለመቆራኘት ያጠናክራል ጸሎትም ጭምር ነው መዝሙር ለኔና። ስለዚህ አሁን ላይ አዎ እውነት ነው በ መስመር ላይ። መዝሙር አዳምጣለሁ በተቻለኝ መጠን ከስብከት በኋላ መዝሙሮችን ከፍቼ ለማዳመጥ እሞክራለሁ ማለት ነው። ማታ ማታ ደግሞ አንድ ሰሞን ጥሩ ነገር ጀምሬው ነበረ። የበገና ክላሲካሎች አሉና እነሱን ከፍቼ መተኛት ሊሆን ይችላል። ሌላ ስራ እየሰራሁም ቢሆን ደግሞ የበገና ክላሲካልን ከፍቼ ሌላ ስራ ስሰራ ደስ የሚል ስሜት ነው። የሚሰማኝ እና እንደዛ ለማድረግ እየሞከርኩኝ ነው አመሰግናለሁ።

ሽቶ ትጠቀሚያለሽ ወይ? ነው የሚለው። አዎ እጠቀማለሁ። ምክንያቱም ያው ከቤት ስወጣ የተወሰነ ቦዲ ስፕሪዎችን፣ ዴድራንት እና አልፎ አልፎ ደግሞ ሽቶዎችን እጠቀማለሁ ማለት ነው። እሱንም ማደርገው ደግሞ ያው ከቤት ስወጣ ስወጣ ነው። እሱን የምጠቀመው ያው ያገኘሁትን ሳይሆን እመርጣለሁ። የተለየ በጣም የገነነ ያልሆነ ሽታ ያላቸውን፣ የማይረብሹትን፣ ሰውም የማይረብሹትን፣ እኔንም የማይረብሹትን እመርጣለሁ ማለት ነው። በተረፈ ደግሞ አንዳንዴም ስጦታ የተሰጡኝን ስጦች እጠቀማለሁ። እንደዛ ነው የማደርገው ብዙ ጊዜ። ለጥያቄው መልስ ደግሞ እንዲሆን አዎ እጠቀማለሁ። ደስ ብሎኝ ነው የምጠቀመው። በተቻለኝ መጠን ሰዎችን የማይረብሽ ራሴን፣ የማይረብሽ፣ ጤናዬ ላይም ጉዳት የማያመጡትን መልካም ጠረን ያላቸውን ነገሮች እጠቀማለሁ ማለት ነው። አመሰግናለሁ።

ልብስ ምን ያህል ጊዜ ታጥቢያለሽ ነው ምናልባት ወይ በምን ያህል ጊዜ ከሆነ? ጥያቄው በሳምንት ምናልባት በሳምንት አንዴ ብዬ ብመልስ ደስ ይለኛል። ምክንያቱም ያን ያህል የስራም በየጊዜው አልወጣም። ምናልባት በሳምንት ሶስት ቀን ሁለት ቀን ነው በአካል መገኘት ያለብኝ ስራ ካለ። ከዚያ ባለፈ ደግሞ ያው ቢጃማ ነው ስለዚህ በቃ ብዙም ልብስ አይቆሽሽብኝም ማለት ነው። ስለዚህ በሳምንት አንዴ ካጠብኩኝ የራሴን ልብስ በቂ ነው። እንደዚያ ነው ማደርገው ብዙ ጊዜ ያው በዛ ያሉ ነገሮች ትልልቅ ነገሮች ምናምን የማጥብ ከሆነ ደግሞ በወር ምናምን አጥባለሁ ማለት ነው። ለምሳሌ አንሶላ አልጋ ልብስ ምናምን የማጥብ ከሆነ። ወርም ሶስት ወርም አራት ወርም ሊፈጅብኝ ይችላል። ሶ እንደዛ አደርጋለሁ ማለት ነው። እና በምን ያህል ጊዜ ግን ለዘውትር ህይወቴ በምን ያህል ጊዜ ታጥቢያለሽ ለሚለው ጥያቄ በሳምንት ሁለቴ አይ ሚን በሳምንት አንዴ ምናምን አጥባለሁ ማለት ነው። አመሰግናለሁ